ሰዎችን መተዋወቅ በማህበራዊ ህይወት ውስጥ እጅግ አስፈላጊ ነገር ነው ብዬ አምናለሁ ሰው ከሰው ጋር ሲገናኝ መጀመሪያ የሚፈጠረውን ግንኙነት መተዋወቅ ነው ማለት ነው። መልካም መተዋወቅ ደግሞ መተማመንን ያጠናክራል ወዳጅነትን ይጨምራል እንደዚሁም በስራና በህይወት ውስጥ እድል ይፈጥራል ማለት ነው። ስለዚህ ሰዎችን በትክክል መተዋወቅ አስፈላጊ ነው ብዬ አምናለሁ ማለት ነው። ያው መጀመሪያ መጀመሪያ ሰውን ሳስታዋውቅ ያው መጀመሪያ ሰዎችን ለማስታዋወቅ የሚደረገው የማደርገውም ሰላምታ ነው ሰላምታ የአክብሮት የመቀበል ምልክት ነው ብዬ አምናለሁ። ማለት ያው የማገኘውን የማስተዋውቀውን ሰው ሰላም ነሽ ወይም እንዴት ነሽ ብዬ መጀመሪያ ሰላምታ አቀርባለሁ ማለት ነው የሚደንቅ ንግግርን ለመጀመር ቀዳሚውና አስፈላጊ ነው ማለት ነው ስለዚህ በሰላምታ እጀምራሉ ማለት ነው። ከዛ ደግሞ ያው ራስን ወደ ማስተዋወቅ ነው የምቀጥለው ማለት ነው ያው ከሰላምታ በኋላ ራስ መግለጽ አስፈላጊ ነው ብዬ እላለሁ። ስም እንዲናገሩ ወይም ከየት እንደመጡ መግለጽ ምን እንደሚሰሩ መናገር እና ሰውየው እንዲታውቅ ያደርጋል ማለት ነው። ለምሳሌ አዎ ስሜ ኤልሳ ነው ብዬ እጀምራለሁ የመጣሁት ከአዲስ ወይም የምሰራውን ማድረገውን ተማሪም ከሆንኩ ተማሪ ሰራተኛም ከሆንኩ ሰራተኛ ነኝ ብዬ በአጭር እና በቂ በሆነ መንገድ እገልጻለሁ ማለት ነው። ሌላውን ያው የምታዋወቀውን ሰው በደንብ አድርጌ ማዳመጥ አለብኝ ማለት ነው መተዋቅ ብቻ መናገር አይደለም መስማትም ነው ሌላ ሰው ስለራሱ ሲናገር በትኩረት መስማት አስፈላጊ ነው። ይህ አክብሮትን ያሳያል ግንኙነትን ያጠናክራል ማለት ነው መስማት ማለት ብቻ ዝም ብሎ መቀበል ሳይሆን ጥያቄ መጠየቅ እና ፍላጎትን ማሳየት ማለት ነው። ከዛ በመቀጠል ያው ተገቢ ጥያቄ አግባብ የሆኑ ጥያቄዎችን መጠየቅ ነው። መተዋወቅ ለማሳደግ ተገቢ ጥያቄ መጠየቅ ጠቃሚ ነው ብዬ አምናለሁ ለምሳሌ ምን አይነት ስራ ትሰራለህ ምን ነገር ትወዳለህ? በነፃ ጊዜ ምን ታደርጋለህ እነዚህ ጥያቄዎችን ውይይታችንን እንዲያሰፋ ስለሚያደርግልን ያው በግልጽ መጠየቅ እወዳለሁ ማለት ነው። ከዛ አኩብሮትና ጨዋነት ማሳየት ነው ያው ከሰው ሰው ከሰው ጋር ሲገናኝም ሲያወራም ሲነጋገር በአክብሮትና በጨዋነት ነው ማውራትም እና መነጋገርም ያለበት ስለዚህ ሰውን ደግሞ ስትተዋወቅ ግዴታ ማክበር በጨዋነት ደንብ መቅረብ ያለበት ማለት ነው። ሰዎች ሲተተዋወቁ አኩብሮት በጣም አስፈላጊ ነው የሰውየውን ሀሳብ መንቀሳቀስ መሳቅ ወይም መቀነስ ተገቢ አይደለም እያንዳንዱ ሰው የራሱ ክብር አለው ይህንን መከበር ያስፈልጋል ማለት ነው። ሌላው የአካል ቋንቋ ነው። እንዴት እንደምንቆም እንዴት እንደምንመለከትና እንዴት እንደምንፈልግ መተዋወቅ ውስጥ ትልቅ ሚን አላቸው አይን ለአይን መመልከት ቀጥ ብሎ መቆም ፈገግታ ማሳየት ሰውየውን ያስደስታል ይ ቃል ሳይናገር መልካም መልእክት ያስተላልፋል ማለት ነው። ያው ውይይት ሲጨረስ በጨዋነት መዝጋት ያስፈልጋል ማለት ነው። ስለማውቀው ስላወቁኝ ስለተዋወቀን ደስ ብሎኛል ብሎ መዝጋት በኋላ እንገናኛለን ያሉ ነገሮችን መልካም መደምደሚያዎችን ተናግሮ መዝጋት ማለት ነው። እንደዚሁም ስምን መደምደሚያ የተሻለ ስሜት ይፈጥራል ማለት ነው። ስለዚህ ስሙን ጠርቶ ያው ቀጣይ እንደምንገናኝ ነግሮ ጥሩ የመዝጊያ ንግግር ማድረግ ነው ማለት ያው መዝጊያ ቃላቶችን መነጋገር አስፈላጊ ነው ማለት ነው። በአጠቃላይ ሰዎች መታወቅ የህይወት አስፈላጊ ክህሎት ነው ብዬ አምናለሁ። በሰላምታ መጀመር ራስን ማቅረብ መስማት ተገቢ ጥያቄ መጠየቅ አክብሮት ማሳየት እና በጨዋነት መዝጋት መልካም መተዋወቅ ያረጋግጣሉ ይሄ ሁሉ በፈጸም ከሰዎች ጋር ጠንካራ የሚግባባ ግንኙነትን እንዲኖር ማድረግ ነው ማለት ነው።

አዎ ውሳኔ መስጠት እችላለሁ ውሳኔ መስጠት በሰው ህይወት ውስጥ በቀን የሚፈፀም አስፈላጊ ተግባር ነው። ከቀላል ነገሮች ጀምሮ እስከ ትልቅ የህይወት ምርጫዎች ድረስ ውሳኔ መስጠት አለብኝ ማለት ነው ምንመገበው ምን እንደምለብስ ምን እንደምሰራ እንደምማር እንደምበላ እንደምጠጣና እና እነዚህ የመሳሰሉ ጥያቄዎች ለራስ መመለስ ያሉት ትልቁ ውሳኔ መስጠት ነው ማለት ነው። ውሳኔ ከማለት ከተለያዩ አማራጫችን መካከል አንዱ መምረጥ ነው ይሄ ምርጫ በአስተሳሰብ መረጃ በልብና በልምድና በስሜት ላይ ይመሰራታል ማለት ነው። ውሳኔ በቀላሉ የሚሰጥ የሚችል አንዳንድ ጊዜ ግን እጅግ አስቸጋሪ ይሆናል ማለት ነው። ሰው በየቀኑ ብዙ ውሳኔ ይሰጣሉ ጠዋት ምን ልልበስ ልጉዋዝ የሚለውን እንኳን ውሳኔ ነው እነዚህ ትናንሽ ውሳኔዎች ደግሞ ቢመስሉም እየወጣሁ በጣም ይነካሉ ማለት ነው። ትንሽ ውሳኔ ተደጋጋሚ ሲሆን ትልቅ ልምድ ይፈጥራል ማለት ነው። ስለዚህ ቀን በቀን በቀን ውስጥ ህይወቴ ውስጥ የሚከናወኑ የሚፈጠሩ ነገሮች ለምሳሌ የስራ መሄድ መብላት ምን ልብላ ብዬ ልወስን እችላለሁ ምን ልጠጣ ብዬ መልበስ እነዚህ እነዚህ ሁሉ በአጠቃላይ ውሳኔዎች ናቸው። ስለዚህ አዎ ውሳኔ መስጠት እችላለሁ ማለት ነው። ጥሩ ውሳኔ መስጠት መስጫ መንገዶችን እናያለን ማለት ነው። አይ መጀመሪያ መረጃ መሰብሰብ ነው ይሄ ዋናው እና ወሳኝ ነው ውሳኔ ለመስጠት ማለት ነው። ማለት አሁን የውሳኔ መስጠት በተለያዩ ስራ ስራ ላይ ተለያዩ ውሳኔ የሚያስፈልገው ውሳኔ ነገሮች ሲመጡ በእነዚህ መንገዶችን ትምህርት ተመርኩዞ አድርጌ ነው ውሳኔዎችን የምሰጠው ማለት ሌላው አማራጭ ማነጻጸር ነው ውሳኔ የሚሰጥበት ሰዓት የተለያዩ አማራጭ ሊወስን ሊኖሩ ይችላሉ እነዚህ አማራጮችን መርጬ ነው የምሰጠው ማለት ነው። ሌላው የውሳኔ ውጤት መገመት ነው የምወሰነው ውሳኔ ምን አይነት ውጤት ይዞ ይመጣልኛል የሚለውን በደንብ አድርጌ ገምታለሁ ማለት ነው። ይሄም ወሳኝ ነው ማለት ነው ከተሞክሮ ያላቸው ሰዎች ምክር መጠየቅ ያስፈልጋል ማለት ነው ብዙ ውሳኔ የመስጠት ልምድ ያላቸው ሰዎች ካሉ ከእነሱ የተለያዩ ተሞክሮዎችንም እወስዳለሁ ማለት ነው። እነዚህ ነገሮች ውሳኔዬ የተሻለ እንዲሆን ያደርግልኛል ማለት ነው። ውሳኔ ሲሰጥ ያው የሚወሰነው ውሳኔ አላፊነት ያስፈልገዋል ማለት ነው። ውሳኔ መስጠት ከሀላፊነት ጋር የተያያዘ ነው የስልጠና ውሳኔ ውጤት መቀበል አለብን ውሳኔ ትክክል ቢሆን ደስ ይላል ስህተትም ቢሆን ከእርሱ መማር አለብን ይሄ ደግሞ ይሄን ሀላፊነት እንድንወስድ ያደርገናል ማለት ነው። ውሳኔ ግዴታ ሀላፊነት ያስፈልገዋል ማለት ነው። ውሳኔ መስጠት እና ስሜቱ አንዳንድ ጊዜ ውሳኔ በስሜት ይሰጣል አንዳንድ ጊዜ በአስተሳሰብ ጥሩ ውሳኔ ለመስጠት ሁለቱን ማመጣጠን ያስፈልጋል ማለት ነው። በቁጣ ወይም በቅድመ ጊዜ ውሳኔ መስጠት ብዙ ጊዜ ያሳዝናል ማለትም ይሄ ማለት በተቆጣና በተናደዱብኝ ጊዜ ውሳኔ መስጠት አስፈላጊ አይደለም ማለት ነው። በንዴት ወይም ስሜታዊ ሆነን የምንወስነው ውሳኔ ብዙ ዋጋ ሊያስከፍለን ስለሚችል የምንሰጠው ውሳኔ በጥንቃቄ መወሰን አስፈላጊ ነው ማለት ነው። ስለዚህ መረጋጋት እና አስፈላጊውን እርምጃ መውሰድ ያስፈልገናል ማለት ነው። ውሳኔ በምንሰጥበት ጊዜ ብዙ የምንማራቸው ነገሮች ይኖራሉ ውሳኔ መስጠት ችሎታን መማር ይቻላል በልምድ በስህተት መማር እና በራስ መግለጽ ይዳብራል ማለት ነው። እና ውሳኔዎች ለራስ መስጠት ትልቅ ውሳኔ ለመስጠት ያዘጋጃል ማለት ነው። በአጠቃላይ ውሳኔ መስጠት እችላለሁ። አዎ እችላለሁ በደንብ ነው የምችለው ምክንያቱም ወሳኔ መስጠት ያለ ልምድ የሚመጣ አይደለም በመማር በልምድ የሚዳብር ችሎታ ነው። ጥሩ ውሳኔ መስጠት ህይወታችን ወደተሻለ አቅጣጫ ይመራል ማለት ነው። አዎ ስለዚህ ውስጣኔ ውሳኔ መስጠት እችላለሁ።

ጭንቀት በብዙ አይነት ምክንያቶች ሊመጣ ይችላል። ስለዚህ እኔም ጭንቀት ሲሰማኝ ብዙ ነገሮችን አደርጋለሁ ከእነዚህ ከማደርጋቸው ነገር ውስጥ የመጀመሪያ ጸሎት ነው። ልክ ጭንቀት በሚሰማኝ ሰዓት የጸሎት መጽሐፎች አሉኝ ወደ አምላኬ ወደ እግዚአብሔር ጋር ማውራት እጀምራለሁ ማለት ነው። ይሄም ጸሎት መጽሐፎቼን በደንብ አድርጌ ጸሎት አድርጋለሁ አነባለሁ መጽሐፍ ቅዱስ አለ መጽሐፍ ቅዱስ ሳነብ ጭንቀቴን ያቃልልልኛል ማለት ነው። መንፈስ ይረጋጋል ወደ ራሴ እመለሳለሁ ማለት ነው። ሌላው እንደገና ጭንቀት ሲሰማኝ የማደርገው ነገር መዝሙሮች አዳምጣለሁ እነዚህ መዝሙሮች ነው የማዳምጣቸው መዝሙሮች ደግሞ መንፈሳዊ መዝሙሮች ናቸው። እነዚህ ደግሞ መዝሙሮች አእምሮን ያድሳል ልብንም ያረካል ያስደስታል። የበለጠ ወደ ራሴ እንድመለስ ይረዳኛል ማለት ነው። ስለዚህ የማደርገው ቶሎ ብዬ መዝሙር አዳምጣለሁ ማለት ነው። ከዛ ጭንቀት ሲሰማኝ ያው ከማደርጋቸው ድርጊቶቹ ሌላው ደግሞ ወክ አደርጋለሁ ማለት ነው። አይምሮዬ ሲረበሽ ስጨናነቅ ብቻዬን ያው ምንም ማለት እስከ ከማንም ይሄ ከቴክኖሎጂ ጋር የሚገናኝ ነገር ሳልይዝ ምናምን ኖርማል ራሴን ቀጥታ ወክ እያደረኩኝ ራሴን ጭንቀቴን ለማርሳት እሞክራለሁ ማለት ነው። እነዚህ ለኔ ወሳኝ ናቸው። እነዚህ ሶስቱ ነገሮች ጭንቀቴን በቶሎ እንድረሳ ያደርጉኛል ማለት ነው። ስለዚህ እነዚህን ሶስት ነገሮች እተገብራለሁ ጸሎት አደርጋለሁ መዝሙር አዳምጣለሁና ወክ አደርጋለሁ። እነዚህን በማደርግበት ሰዓት ቶሎ ብዬ ወደ ራሴ እመለሳለሁ ወደ ራሴ እረጋጋለሁ ማለት ነው።

የኔ የልጅነቴ መኖሪያ ቤቴ። የህይወቴ መጀመሪያ የኔ አለም የነበረች። ያው በኢትዮጵያኅ የአኗኗር ዘይቤ መሰረት ያው እኛ ኢትዮጵያውያን የራሳችን የአኗኗር ዘይቤ አለን። ያው ስንኖር ብዙ ጊዜ ያው አንድ ሰፈር ውስጥ ወይም ግቢ ብለን የምንልበት ቦታ ብዙ ማህበረሰብ ያለበት አካባቢ ላይ ነው የምንኖረው። ወደ መኖሪያ ቤታችን ስንመጣ ደግሞ መኖሪያ ቤታችን ያው አራት በአራት የሆነች በጣም ትንሽ የመኖሪያ ቤት ነው ያለችን። እሷም እንደው አራት በአራትም ብትሆን ግን በጣም ጠባብ ነች። ስንኖርባት ሁሉን ነገር መቼም ማብሰያውም መኝታውም ሁሉም ነገር አንድ ቤት ውስጥ ነው ስንኖር የነበረው በጣም ትንሽዬና ጠባብ የመኖሪያ ቤት ነበረችን። እዛ ቤት ውስጥ እንግዲህ ብዙ አይነት ነገር ነው የሚከናወንበት። በዛች ቤት ውስጥ እንማርበታለን እንበላበታለን እንጠጣበታለን እንተኛበታለን ሁሉ ነገር የሚከናወነው እዛች ጠባብ ቤት ውስጥ ነው ማለት ነው። ያቺ ጠባብ ቤት ለኔ ብዙ አለሜ ነች። ብዙ ትውስታና ብዙ የማረሳቸው ትዝታዎች አሉኝ ማለት ነው። በዛ መኖሪያ ቤታችን ውስጥ ብዙ ነገር እንሰራበታለን ምግብ ለማብሰል እንጠቀምበታለን። ትምህርት ለመማር እንጠቀምበታለን የተለያዩ ስራዎችን ለመኝታ እንጠቀምበታለን። ከዛም አልፎ ተርፎ ደግሞ ከእኛ ውጪ ደግሞ የተለያዩ ቤተሰቦች አሉ። ከእነዚህ ቤተሰቦች ውስጥ ደግሞ ዶሮዎች እና ድመት አሉን እነዛ ከእነሱ ጋር አብረን ነው የምንኖረው ማለት ነው። የልጅነት አኗኗሯችን ትንሽ ያው ከባድ ቢሆንም ያው በርግጥ ያው ከአቅም እና ከኢኮኖሚ አንፃር ነው እንደዚህ አይነት ቤት ውስጥ ስንኖር የነበረው ማለት ነው። ስለዚህ እኔ አጠር አድርጌ ለመናገር የኔን ልጅነት የመኖሪያ ቤቴ ይቺን ትመስላለች